እሳት ማንደድ ትችላለህ አዎ እሳት ማንደድ እችላለሁ። በክብሪት ነው የሚነደደው እንጨት እና እንጨቶችን በማጋጠም ማንደድ ይቻላል ማለት ነው። እንደገና ደግሞ እሳት ብዙ ጠቀሜት አለው ለምግብ ማብሰያነት የሆነ እንደገና ደግሞ ሙቀት ለማግኘትም ይሆናል እና ብዙ እሳ ጥቅም አለው ማለት ነው እና እሳት ማንደድ ይችላሉ

ላፕቶፕ አለህ አዎ እኔ ላፕቶፕ አለኝ ያለኝ ላፕቶፕ ኤችፒ ነው የኦፕሪንግ ሲስተሙ ዊንዶ ነው። እና የምጠቀመው ለትምህርት ነው የዩኒቨርሲቲ ተማሪ ስለሆንኩ ለትምህርቴ እጠቀማለሁ ስለሚያግዘኝ ማለት ነው እና እንደ አንድ መሰረታዊ መሳሪያዬ ነው ማለት ነው። የገዛውት ከሁለት አመት በፊት ነው። እና የተገዛበት ዋጋ አንድ ሃምሳ ሺህ ብር የሆናል ጥቅሙም ለትምህርት ነው ማለት ነው። እና ደግሞ እንደገና ብዙ አይነት የላፕቶፖች አሉ ከርካሽ አሰከ ውድ አይነቶች አሉ። እንደገና ደግሞ እንደ ኦፕሬንግ ሲስተማቸው አለ ካሌ ያለው ኦፕሬቲንግ ዊንዶ አለ እንደገና ሌሎችም አሉ እና የዩንቨርስቲ ተማሪዎች ብዙዎቹ አሏቸው። እንደገና ደግሞ ከአሥራ ስምንት እስከ ሃያ አምስት አመት ወጣቶች እና ለስራ የሚጠቀሙት ትላልቅ ሰዎች የሚይዙት አለ ስራ ማለት ነው። እና ላፍቶፕ አለኝ።